ማብሰል ትችላለህ? አዎ ማብሰል እችላለሁ። እንዴት መሰላችሁ ምግቤን እኔ ነኝ የማበስለው። ባለቤቴ ይገርማቹሀል አሁን ሰሞኑን እኔ ጋር ሁለት ቀን ነበረች እንጂ፤ ከዚህ አሁን ባህርዳር ነች። ከዛ አዲስ አበባ ነች በስራ ጉዳይ በስራ ምክንያት ተለያይተን ስለምንኖር እኔ ብዙ ጊዜ ምግብ አብስዬ ማብሰል እችላለሁኝ። ያው ራሴ ነኝ አብስዬ የምጠቀመው

የምትመኘው ስራ ምንድነው እኔ የምመኘው ስራ አሁን የከፍተኛ ትምህርት ባለሙያ ላይ እሰራለሁ ግን እኔ በጣም ከልጅነቴ ህልሜ የነበረው ምን መሰላችሁ? በኢንጂነር መሆን በጣም ምኞት የነበር ይገርማችኋል። እና በመምህርነት ሙያ ተመርጬ በመምህርነት ሳገለገል ከቆየው በኋላ አሁን ከፍተኛ ትምህርት ላይ ተመድቤ እየሰራሁ ቢሆን ጎን ለጎን ግን በምን ስም ነው ያ ለመስራት ፈልጌ። የሚገርማችሁ በተጓዳኝ አንዳንዴ ያው ሙያውን ለማዳበር እያልኩ እሰራለሁ። የሚገርመው ትምህርት ራሱ በሲቪል ኢንጂነሪንግ ዲግሪ በሃይሮሊክ ኢንጂነሪንግ ማስተሬን ተምሬ እንደው የመህንድስና ትምህርት ስለመውድ። እና ኢንጂነር መሆንም ስለምፈልግ የሙያዬን በዛ ያው ለመቀየር ብዙ ጥራለሁ እና ኢንጂነር ብሆን በጣም ደስ ይለኛል። የምትመኘው ስራ ምንድነው? ለሚለውም እኔ ኢንጂነር መሆን ነው የምፈልገው

በትምህርት ቤት የምትወደው ትምህርት ምን ነበር? የለ የትምህርት ቤት የምወደው ትምህርት እኔ ማትማቲክስ ወይንም ሂሳብን በደንብ እወደው ነበር። የሚገርማችሁ ከሌሎች የትምህርት አይነቶች ጂኦግራፊ ኬሚስትሪ ባዮሎጂ ስፖርት ሳይነስ እንዲሁም ሌሎች። ትምህርቶች በተሻለ እኔ ማትማቲክስን በጣም እወደው ነበር። እና ትምህርቱን በአት ካለኝ ጉጉት አንፃር በመምህር ሙያ ራሱ የተመረኩት በማቲማቲክስ ነው። እና በትምህርት ቤት የምትወደው ትምህርት ምን ነው? በር ለሚለው እኔ ሂሳብ ነው የምለው።

የደንበኛ እርካታን ታሳውቃለህ እንዴ ደንበኛ እኔ እንዲረካ በደንብ አዎ በጣም ፋሺያሊይ ፈገግ ብዬ ከመቀመጫየ ተነስቼ ምን ላስተናግዳችሁ ምን ጎደለ ምን አነሰ ምን ላስተካክል ምን ልጨምር ብዬ ደንበኞቹ በጣም ደስ ብሏቸው እንዲሄዱ እንዲረኩ በጣም ነው የምሰራው። እኔ በስራዬ ባይ ዘ ዌይ እኔ ደንበኛ ረክቶ እንዲሄድ በአገልግሎቴ ረክቶ በጣም ደስ ብሎት አመስግኖ እንዲሄድ ነው። እምንፈልግና ደንበኛ እርካታን ያው በዚህ መንገድ ነው። እኔ ብዙ ጊዜ ረክተው ደስ ብሏቸው እንዲሄዱ ለመስራት በጣም ብዙ ጊዜህን

በቤት ውስጥ ወይስ በውጭ መሆን ትመርጣለህ? እኔ ብዙ ጊዜ ቤት ውስጥ መሆን የምፈልግ ያው ምሽት ላይ አማራጭ ስለሌለኝ በስተቀር በስተቀር። እኔ ቤት ማሳለፍ በጣም ይጨንቀኛል በጣም ነው የሚከብደኝ። ያው ለምግብ እንደዚህ ለአንዳንድ ሴርሞኒ ቤቴ ልመጣ እችላለሁ። እንጂ እኔ ቤት ውስጥ ውጭ ቤት ውስጥ ከሆነ ውጭ መሆንን ነው የምመርጠው። እና ብዙም ሰው ያው በአጋጣሚ ያው መዝናኛው ምኑም ምኑም ነገር ያለው በርግጥ እኔ ያው ልጆችን ትዳር ባይ ዘ ዌይ ያው አሁን በቅርቡ ጆይን አድርጌያለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ እንግዲህ የምወዳትን ልጅ አግኝቻለሁኝ። ወደ ትዳር ጆይን ካደረኩ በኋላ እንግዲህ ልጆች ሲመጡ ምናምን ቤት መሆንን ልወድ እችል ይሆናል እንጂ አሁን ላይ ቤት መሆንን ብዙም

የጨረቃ ብርሃን ትወዳለህ አዎ የጨረቃ ብርሃን ይገርማችኋል እኔ ከፀሀይ ብርሃን ሁሉ በላይ እወዳለሁ። ለምን እወዳለሁ መሰላችሁ? የፀሀይ ብርሃን እኔ ሙቀት ያን ያክል አድናቂ አይደለሁም። ብዙ ጊዜ ይገርማችኋል ፀሀይ ሰው ይሞቃል። አዎ ወጥቶ ምናምን እኔ ግን እንደው ጥላ ስር ነው ደገፍ ብዬ የምቆመው። ወይንም በቃ እኔ ፀሀይ በጣም አልወድም። ለምን እንደሆነ አላውቅም። እኔ ካለውም የጤና ጥቅም አንፃር። ቫይታሚን ዲ ምናምን ለማግኘት ይላል ሰው እኔ ግን እንደዛ አይነት ነገር አልወድም። ፀሀይን በጣም እኔ እንደ ካንሰር ነው የማያት በጣም ይከብደኛል። እና ብዙ ፀሀይ መመታት የሚል መላምትም ስላለ መሰለኝ። እኔ ሳይኮሎጂካሊ ያም ፊሊንግ ስላለብኝ እኔ ፀሀይ ግን ከመሞቄ ይልቅ የፀረቃ ብርሃንን እወዳለሁ።

ከፀሀይ እንዴት ትጠበቃለህ? ከፀሀይ እንዴት ትጠበቃለህ መሰላችሁ እንደዚሁ እያለፉ ምናምን የሆነ ቦታ እንተንቀሳቀስ ካልሆነ በስተቀር እኔ እንደማንኛውም ሰው ለብዙ ሰዓት ፀሀይ ልሞቅ ፀሀይ ላይ ምናምን በጣም ነው የሚከብደኝ እኔ በሆነ አጋጣሚ ህንፃ ስር ሊሆን ይችላል፣ ዛፎች ስር ሊሆን ይችላል በተለያየ በቃ አለ አይደል ጥላ ያስገኛል በምለው ቦታ ሁሉ እጠበቃለሁ። እና ፀሀይ በጣም ለእኔ በጣም እፈራለሁ እንዳወራሁትኝ እኔ ከፀሀይ እንዴት ትጠበቃለህ የሚለው እኔ ጥላ ስር በመሆን አሁን ለምሳሌ ህንፃ ስር ሊሆን ይችላል ዛፎች ከላይ ቦታዎችን ተጠቅመን ከፀሀይ እጠበቅ

ኦኬ ታስታውሰው ጥሩ መምህር አለ እንዴ በጣም እኔ ይገርማችኋል ቢኤስሲሲ ስማር። ማቲማቲክስ ነበር በደንብ ማርኮስ ዩኒቨርሲቲ የተጨረስኩኝ እና ዶክተር ደመቀ ፍስሃ ይባላሉ። የማቲማቲክስ መምህሬን በጣም ነው የማስታውሳቸው በጣም ጥሩ መምህር ነበሩ። እና በጣም ነው የምወዳቸው አሁንም ቢሆን ይገርማችኋል እንደ አጋጣሚ ሆኖ። ያው እንደነገርኳችሁ ይሄ ከሙያ ትምህርት ሲቪል ኢንጂነሪንግ ኢንጂነር መሆን በጣም ራያው ስለነበረኝ ኢንጂነሪንግ ደግሞ ሌላ ዲግሪ ተምሪያለው። እና ያኔም ስምና እሳቸው አሁን እንደዚሁ አፕላይድ የሚባል ኮረስ ለማስተማር መጥተው ድጋሚ ያስተምረውኛል። እና በጣም ነው በቃ የሚመቹት ያኔ ልጅ እያለሁ ያስተማሩኝ አሁን ራሱ። በጣም በቃ ይገርመኛል በጣም ነው የምወዳቸው እና የማስታወሳቸው ጥሩ መምህር አለ ለሚለው አዎ አለ ዶክተር ደመቀ ፍስሃ ይባላል

ብስክሌት ትጋልባለህ? ብስክሌት ይገርማችኋል እኔ ተወልቼ ያደኩት ቡሬ የሚባል ወረዳ ነው። ግን በኋላ በባህር ዳር በተለያየ ምክንያት ፋሚሊ እዛም ስለነበረ እሄድ ነበር። እና ብስክሌት መንዳት በስመአብ ባህር ላይ እንዴት ደስ እንደሚል በጣም ነው የምወደው በጣም ነው የነዳው በጣም ብስክሌት በጣም ባህር ዳር እና ብስክሌት በጣም ይገርማችኋል በጣም ነው ደስ የሚለው። አሁን ግን በስራ ምክንያት እኔ እየኖርኩ ያለሁት ደብረ ማርቆስ ነው። አሁን ላይ ያው የብስክሌት አክሰሱም የለም። ባይ ዘ ዌይ አሁን ብስክሌት ፋሽኑ ቀርቷል። በሰው ያው አንድ እንዴ? በራሱ በሚያመጣው እንትን መላምት መሰለኝ። እኔ አሁን ላይ ብስክሌት ያው አክሰሱ ስለሌለ ብስክሌት መንዳት በጣም። ብስክሌት በጣም እጋልባለሁ ግን አሁን ላይ እየጋለብኩ አይደለም

የመንገድህን ስም ታቃለህ? ታቃለህ የመንገድህን ስም ታቃለህ የሚለው ወደዚህ ለምሳሌ ወደ ቤተክርስቲያን ሲሄድ አብማ አብማ መስመር ይባላል ወደ ዩኒቨርሲቲው ሲሄድ ዩኒቨርሲቲው ወይንም ሀዲስ አለማየሁ ይባላል። ወደ ከተማ ደግሞ ሲሄድ ወደ አደባባይ ነው የሚባለው። እኔ የመንገድህን ስም ታቃለህ ለሚል ይህን አይነት ጥያቄ መጠየቅ ፈልጋችሁ ከሆነ በዚህ ልክ አውቃለሁ

ምን አዲስ ነገር መማር ትፈልጋለህ? ኦኬ አዲስ ነገር መማር ፈልገው እኔ በቃ በህይወት ጉዳይ በአካዳሚክ ጉዳይ እንዲህ የማላውቃቸው ነገሮች አሉ አይደል? እነሱን ነገሮች መማል ፈልግ ስፕሪቸቃልማ በስመአም ሰሞኑን ይገርማችኋል በጣም የምወዳት ልጅ እኔ የትዳር ጋር የምትሆን እግዜር ከየት እንዳመጣት አላውቅም እንደው ለኔ ብሎ ያመጣት ሁሉ። ሚሰማኝ እንደው ፈጣሪ መጨረሻችን ያሳምረው እንጂ እንደው እሷማ በስማም ስፕሪቹዋል ነገር ስታወራኝ ነው። እኔ እንዴ እንዴ በጣም በቃ በጣም ደስ ያለኝ እንዴ እኔ እንጃ ልጅቷ ደግሞ በስመአብ ማር ነው እኮ ጠብ የሚል ስትናገር። አሁን ደስ ያለኝ

የምትወደው አትክልት ምንድነው የምወደው አትክልት ይገርማችኋል በአንደኝነት ጎመን በሁለተኛው ቆስጣ በጣም እወዳለው ብዙ ሰው እሄ ጥቅል ጎመን ምናምን ምናምን ምናምን እንደዚህ ብዙ ነገር ይወዳል እኔ ግን በአንደኝነት ምወደው የሀበሻ ጎመን ነው ሁለተኛ ቆስጣ ነው።

ቅጽል ስም አለህ። በጣም የሚገርም ነው እንዴ እንዴት ይሄ ጥያቄ ራሱ ለኔ ብቻ የተዘጋጀ ነው የመሰለኝ ቅጽል ስም አለኝ። አዎ ኢማኑኤል አልፋየር ይሉኛል ለምን እንደሆነ ታውቃላችሁ? ኢማኑኤል አልፋየር ማለት የአርሰናል እግር ኳስ ተጫዋች ነበር። በፊት ቢፎር አስር አመት እና ያኔ እሱን ትመስላለህ አይንህ ሁሉ ኢቭሪ ቲንግ ፊዚካል እስትራክቸርህ እሱን ይመስላል ብለው ነው መሰለኝ። ኢማኑኤል አልፋየር ይሉኛል እና ቅጽል ስም አለህ የሚለው አዎ

ጾም ትጾማለህ? እንዴ ጾም በጣም ነው ምጾመው ይገርማቹሃል ዛሬ ራሱ እኮ ረብኡ ነው እና አሁን እራሱ እየጾምኩ ነው። ጾም በጣም ደስ ይላል ጤና ነው ባይ ዘ ዌይ ጾም ሰው ያላወቀው ሰው ሌላ ሌላ ሊል ይችላል። ጾም እኮ በጣም ደስ የሚል ደስ የሚል ስሜት ያለው ጤና ነው። እኔ እንጃ እኔ በጣም ሆዳም ከመሆን ሰው ሁሉ ቢጾም እንደው ለጤናም ይዘቱ እንዳለ ሆኖ ለጤናው ራሱ ጾም በጣም አስፈላጊና በጣም በጣም ተመራጭ ነገር ነው። እና ሰዎቹ መጾም አለብን

ልደትህ እንዴት ታከብራለህ? ልደትህ እንዴት ታከብራለህ የሚለው በጣም በጣም የሚያስቅ ጉዳይ ነው። እኔ እንደነገርኳችሁ የተወለድኩት ወረዳ ላይ ነው እና ያን ያክል እኛ ስንው የኛ በእኛ እድሜ ልደት ምናምን የሚባለው። ነገር እኔ ያን ያክል ብዙም አይታወቅምና ይሄ ዌስተርን እንትኖች ነው ብየ ነው የማስብ እኔ ልደት ማክበር እራሱ አይመቸኝም። ይቅርታ አድርጉልኝና። ልደት ያላችሁት የገና በዓልን ከሆነ ግን። ምን እናደርጋለን መሰላችሁ? ቅርጫ ይያዛል ቤት ጠላው እምን እመኑ እመኑ ዳቦ ይቆረሳል። ቅርጫ ይያዛል በጣም ደስ በሚል ሁኔታ

እንደገና ጥቅም ላይ ማዋል ታደርጋለህ? አዎ ሪዝድ እኮ ማለት ነው። እንደገና ጥቅም ላይ ማዋልማ እንዴ እንዴ? በጣም የተጠቀምንባቸውን ነገሮች ማዋል በጣም ጥሩ ነው። አሁን ለምሳሌ እኔ ሃይላንድ እጠቀማለሁ አይደል? የውሃ ሃይላንድ እገዛለሁ ግን ያ ሃይላንድ። እንደገና በተለያየ መንገድ እጠቀምበታለሁ ለምሳሌ ፈሳሽ ሳሙና በዛ አስቀምጣለሁ። ዘይት በዛ አስቀምጣለሁ በቃ እንደገና ትጠቀምበታለህ

በስራ ችግሮችን ትፈታለህ አዎ በስራ ላይ ችግሮችን በጣም ነው እምፈታው ይገርማችኋል አንድ ጌታ ዳኜ የሚባል የቢሮ ባልደረባዬ አለ እንደው ባህሪው በጣም ለካስተመር ምቹ አይደለም ተማሪዎችን በስማም አንዱን የቤት ልጅ አንዱን የዳር ልጅ አድርጎ ስለሚያስተናግድ ጣልቃ ገብቼ ራሱ ችግሮችን እፈታለሁ። ምንፈልጋቸው ነው ምንአበህ ነው? እንደዚህ ምታደርግ ምናምን ብዬ ብዙ ጊዜ እሞክራለሁ። ችግሮችንም እፈታለሁኝ እና እንደዛ አይነት ሰው ነኝ። እኔ

የምትወደው መጻፍ ምንድን ነው? የምወደው መጻፍ ምንድን ነው መሰላቹህ አካዳሚክ መጻፍ ነው ምወደው ይቅርታ አርጉልኝ እና ይህ ፊክሽን ምናምን አይመቸኝም። ስለዚህ እኔ ምወደው መጻፍ አካዳሚክ መጻፍ ስፒሪቿል መጻፍ። እንኳን አንባቢ አይደለሁም። መታቻ ለመጻፍ። መጠን እነዚህ መቆየቶች ማንበብ ወርደዋል እና ማንም ሰርፎ እንደው ስፖርቹዋል የሆነ ነገር ላይ ጊዜውን ቢያጠፋ ጥሩ ነው። እኔ

ስልጠና ትወስዳለህ? ስልጠና አዎ በጣም ነው የምወስደው ስልጠና እኮ በጣም ጥሩ ነው እንዴ ምን ሆናችሁ ነው ስልጠና እኮ ማድረግ ጋፕ ይሟላል የምናውቀው ነው ለሰዎች ማን አውቀው ከሰዎች እንመራለን ስልጠናማ እንዴ ስራና አሳልጦ ለመስራት በጣም ወሳኝና አስፈላጊ ነገር ስለሆነ ስልጠናን እወስዳለሁ።

ሹራብ መስፋት መስፋት ትችላለህ? እንዴ ሹራብ መስፋትማ እችላለሁ ለምን መሰላችሁ እኔ ብዙ ጊዜ ያው እንደነገርኳችሁ ያን ያክል ኢኮኖሚካሊ በጣም ፑር ከሚባል ቤተሰብ የመጣሁ ነኝ ባልባልም ያው ሚድየም ቤተሰብ አይነት ነኝ እና ሲቀደድ ምናምን ያው ራሴ ነኝ ሰፍቼ የምለብስ እና ሽራብ መስፋት እችላለሁ።

የድርጅቱ መሃል ትወደዋለህ እንዴ? በስርዓት ነው እንጂ የምወደው ወድጄው አምኜበት ስለምሰራ። የድርጅቱን ባህል በጣም ነው የምወደው የግድ መውደድም አለብኝ። እኮ አንድን ተቋም። የተሻለ ደረጃ ላይ ለማድረስ የድርጅቱን ባህል። ትወደዋለህ? ሚለው አዎ እወደዋለሁ የግድ ነው እንዴ

መዋኘት ትችላለህ ልጅ እያለሁ ይገርማችኋል ዋና በቃ ፋሽን ነበር እኔ እኮ እንግዲህ ምን ዋና የጀመርኩት እኮ ይገርማችኋል በቃ የስድስት አመት ምናምን ልጅ የሰባት አመት ልጅ ሆኜ ነው። እና መዋኘት በጣም ነው የምችለው ይገርማችኋል። እዛ ሳድግም ዝም ብዬ በቃ ወንዝ ላይ ስዋኝ ነበር ያደኩት። በኋላ ደግሞ እንደውም ግድቡ ላይ ምናምን ዳሞች እንደዚህ ያሉበት ቦታ ሁሉ በጣም ጥልቅ የሆነ ባህር ላይ ነበር። የምዋኘው

ማታ ከስራ በኋላ ምን ታደርጋለህ? ማታ ከስራ በኋላ ምን ታደርጋለህ የሚለው ቤቴ እገባለሁ ልብስ እቀይራለሁ እታጠባለሁ። ከዛ በኋላ ቁጭ እላለሁ መክሰሴን እበላለሁኝ። ከዛ ቁጭ ብዬ ቴሌቭዥን የተላያዩ ነገሮችን አያለሁ እንደዛ ሁኖ አመሽ እና። እራት እበላለሁ እራት በልቼ ትንሽ ካረፍኩ በኋላ እንዲ ማነባቸውን አንዳንድ ነገሮች አነባለሁ

ከስራ ባልደረቦችህ ጋር ጥሩ ግንኙነት አለህ? አዎ እኔ ከስራ ባልደረቦቼ ጋር በጣም ጥሩ ግንኙነት ነው ያለኝ ባይ ዘ ዌይ። እኔ በጣም ኢዝሊ ኮሚኒኬት ማድረግ የምችል መግባባት ምችል ከሰዎች ጋር ተግባብቶ ማግባባት። ተግባብቼ አግባብቼ ስራ የምሰራ አይነት ሰው ነኝ በጣም ሪላክስድ ነኝ በዚያ ላይ ተንኮል የለብኝም። እና ተግባብቼ ነው የምኖረው እና ስራዬም ኢፌክቲቭ ነው

በቤትህ ልዩ የሆነ መቀመጫ አለህ? የሚለው እኔ ልዩ የምለው አይደለም። በእርግጥ እኔ ሶፋ ነው ያለው ቤቴ። ከዛ ውጪ መቀመጫ ቢባል ምንድን ነው? ምን የምግብ ጠረጴዛ ምናምን ከሆነ የለኝም የምግብ ማለት የምግብ ሶፋ ከዛ ውጪ እኔ ኖርማል ሶፋ አለ እንደማንኛውም ቤት ሶፋ አለኝ ሶፋ ጋር ነው የምቀመጠው።

የትርፍ ጊዜ ማሳለፊያዎችህ ምንድን ናቸው? የትርፍ ጊዜ ማሳለፊያዎቼ ምንድን መሰሏቸው እኔ ካራምቡላ ቤት እሄዳለሁ። እጫወታለሁ እዝናናለሁ ምናምን ከዛ እመለሳለሁ ምሽት ሲሆን ደግሞ ቤተክርስቲያን እሄዳለሁ ቤተክርስቲያን እሳለማለሁ ጌታዬን እለምንአለው እጸልያለሁ። ከዛም እመለሳለሁ ወደ ቤቴ

በመንገድ ላይ ምግብ ትገዛለህ? አዎ እገዛለሁ ከራበኝ። እኔ አሁን ለምን አለ መሰላችሁ? ሙዝ አምባሻ። እንደዚህ አንዳንድ ነገሮችን መንገድ ላይ ገዝቼ እኔ ምግብ እገዛለሁኝ ምንም አያሳፍረኝም። እምመገበው ነገር አደለ እንዴ ሰው ሌላ ነገር ያደርጋል እንኮን የሚመገበውን ነገር እና እኔ እገዛለሁኝ ምንም ችግር

በአደባባይ መናገር ትችላለህ እኔ ችግር የለብኝም እንዴ ያን ያክል ፍርሃት የለብኝም። አንድ አደባባይ ጋር እናገር እችላለሁ። አደባባይ ማለት ያው ህዝብ የተሰበሰበበት አካባቢ ማለት ነው። ለምሳሌ እዚህ ዋናው አብዮት አደባባይ ሊሆን ይችላል መስቀል አደባባይ ሊሆን ይችላል በቃ የተለያየ ቦታ ላይ። እኔ መናገር እችላለሁ ምንም የሚያስፈራኝ ነገርም የለም። እና ብዙ ሰው ያው

የምትወደው ቀለም ምንድነው? የምወደው ቀለም ይገርማችኋል አረንጓዴ በጣም እወዳለሁ። ለምን አረንጓዴ ለምን እንደምወድ ታውቃላችሁ? አረንጓዴ የልምላሜ የብልጽግና በቃ አለ አይደል የብዙ ምልክት ነው በርግጥ ቢጫም ያው የሰላም ምልክት ስለሆነ አልጠላም። ቀይ ደግሞ ያው የደም የምናምን ስለሆነ ያን ያክል እንደዚህ አይነት ቀለም ብዙም እኔ ትርጉም አልሰጠዉም

የምትወደው ፍራፍሬ ምንድነው? እኔ ምወደው ፍራፍሬ ያው ፍራፍሬ ሙዝ በጣም እወዳለሁ በርግጥ ቡርቱካንም አልጠላም ብዙ የፍራፍሬ አይነቶች አሉ። ሙዝ ቡርቱካን ሎሚ አቮካዶ ለ ፓፓያ። ዘይቱን ብዙ አይነት የፍራፍሬ አይነቶች አሉ። እኔ ግን የምወደው የፍራፍሬ አይነት ሙዝን በጣም በጣም ባንደኝነት ደረጃ እወዳለሁኝ ብርትኳንም

ሰሃኖችን መታጠብ ትወዳለህ እንዴ? እንዴ! በጣም ነው የምወደው እንጂ። ለምን መሰላችሁ፣ በተለይ የተጠቀምኩበትን ሰሃን አጥቦ ምናምን መውጣት፣ ስመጣ በኋላ ምግብ ለመብላት ወጥን ምግብ ለመስራት በቃ አለ አይደል፣ አንደኛ ጊዜዬን ይቆጥብልኛል፤ በዛ ላይ ስንፍናዬን ያስወግድልኛል። እና አጥቤ ምናምን እንደዚሁ በቃ አዘጋጅቻቸው ነው የምወጣው። እኔ ምግብ እንደበላው ኢሚዲየትሊ

ውሳኔ መስጠት ትችላለህ እንዴ? በጣም ነው የምችለው እኔ የውሳኔ ሰው ነኝ ሲጀመር ኮንፊደንሴ በጣም ፉል ነው እኔ ማንንም ማለት ሰውን አከብራለሁ እንጂ ሰውን አልፈራም በስርዓት ውሳኔ እሰጣለሁ። እኔ ማኔጅመንት አይነት ቦታ ላይ ብቀመጥ እኔ በጣም ማናጀሪያል ስኪል አለኝ ኮንፊደንስ አለኝ ብዬ ነው የማስበው ስለዚህ ውሳኔ መስጠት እኔ ችግር የለብኝም። በጣም በውሳኔም አልጸጸትም ብዙ ጊዜ ያው ውሳኔ ለመስጠት መጀመሪያ ነገሩን አመዛዝኜ ስለምናገርም የውሳኔ ችግር የለብኝም። ውሳኔ መስጠት

የስራ ግምገማ ተደርጎልሃል አው አዲስ ሰው አሁን የስ የስራ ክፍሌ የገባሁት የት መሰላቹ እሄ ከፍተኛ ትውልድ ባለ ሙያ ከዛ በፊት። በሪጅስትራል ዳይሬክተር ስር በሬጅስትራል ጽህፈት ቤት ውስጥ የሪከርድ እና ሪከርድ ኦፊሰር ነበርኩኝ። አሁን ላይ ወደ ስገባ የስራ ግምገማ ተደርጓል። አሁን በሰራሁት ስራ ደሞ ያው አንዳንድ ከፍረሽነት የመጣ አንዳንድ ማይነር የሆኑ ስህተቶች ሊኖሩ ስለሚችሉ የስራ ግምገማ ተደርጎ

ስትታመም ከስራ ትቆያለህ አዎ እቆያለሁ። ለምን? ገብቼ ታመ ታምሜ ቢሮ ላይም ያው ከስተመር ቢመጣ አንዳንዴ አልተሰማ የማያስፈልግ ፊሊንግ ላሳይ ስለምችል። ካመመኝ አስፈላጊውን ራሴን ትሪት አድርጌ ትንሽ ቆይቼ ምናምን ገብቼ ያው ስራዬን ኢፊሸንትሊ ለመስራት ያው ስታመም። ስታመም ከስራ። እቆያለሁ ያው ለምን እቆያለሁ። እንደምታውቁት እኔ በስራ ገበታዬ ላይ ከ ተቀምጬ ከስተመርን በደንብ ትሪት ማድረግ አለብኝ በደንብ ኮሚኒኬት ማድረግ አለብኝ። እንዲሁም በስራዬም ኢፊሸንት መሆን ስላለብኝ የግድ ነው። እንደዚህ አይነት ነገሮችን አደርጋለሁ

ምግብህን ለሌሎች ማካፈል ትወዳለህ? አዎ እኔ እወዳለሁ በተለይ ያልበላ ሰው ወይንም ደግሞ ለመብላት አዝዞ ግን የኔ ቀድሞ ቢደርስና የእኔን ምግብ ለሌሎች መካፈል እወዳለሁ። ለምን? ብቻዬን በልቼ ብቻዬን መሞት አልፈልግም። ምን ችግር አለው ለአንድ የተባለው እኮ ለአስር ይሆናል ችግር የለውም ፈቅሩ ነው ዋናው ትልቁ። እግዚአብሔር የባረከው ከሆነ ያው አንድ ምግብ ለብዙ ሰው መሆን እዚህ የተባረከ ምግብ ከሆነ ችግር የለውም እና እንደዛው

ወደ ስራ በሰአቱ ትደርሳለህ? አዎ ወደ ስራ በሰአቱ ነው የምደርስ። የሚገርማችሁ እኛ እንደሚታወቀው ያው የመንግስት ተቋም ትልቅ ተቋም ላይ የፌደራል ተቋም ላይ ስለምሰራ ሰርቪስ አለ። ራሱ ሰርቪስ አለ በሰአት ነው የምገባው። የሚገርማቸው ሰርቪሱ የሚወጣ አንድ ሰዓት ተኩል ላይ ነው ሁለት ሰዓት ቢሮ እገኛለሁ። ያውም ማንኛውም የአስተዳደር ሰራተኛ ያው ሁለት ተኩል መግባት ቢኖርበትም እኛ ግን ቀድመን ሁለት ሰዓት ነው የምንገባው ለምን? በሰአት መግባት እና ስራችንን በአግባቡ መስራት አይገድምም

ከጎረቤቶች ጋር ጥሩ ጥሩ ግንኙነት አለህ? እንዴ! በጣም እንጂ። ከጎረቤቶቼ ጋር በጣም ጥሩ ግንኙነት ነው ያለኝ። የሚገርማችሁ እንደውም ምሽት ከስራ መልስ ከእነሱ ጋር ብዙ ጊዜያችንን እናሳልፋለን። በጣም በቃ በጣም በጣም በሚገርም ሁኔታ በጣም ደስ የሚል ላይፍ ነው የምናሳልፈው እና ከጎረቤቶቼ ጋር መልካም ግንኙነት ነው ያለኝ። እነሱም በጣም ጥሩዎች ናቸው። በጣም ሰው ያከብራሉ ሰው ይንከባከባሉ በጣም ደስ የሚሉ ስለሆኑ እኔ ራሱ በቃ እነሱ ጋር ያለኝን ጊዜ ማሳለፍ በጣም ደስ የሚለኝ። በጣም ከሚገባው በላይ ከምላችሁ እና ከጎረቤቶቼ ጋር ጥሩ ግንኙነት አለኝ ያው እንደሚታወቀው እና እንደዛ ነው የምላችሁ ሌላ ምን እላችኋለሁ። ያው ደግሞ ከጎረቤት ጋር ጥሩ መሆን ለራስ ነው። ለማንም አይደለም። ጥሩነት ለራስ ነው ይባል የለም እንዴ? ያ ደግሞ እውነት ነው ለራስህ ነው ለማንም አይደለም። ማንም

በተፈጥሮ ውስጥ መራመድ ትወዳለህ? እንዴ ከተፈጥሮ ጋር መጋፋት እኮ የትም እኛ ምንም፣ ምንም ከተፈጥሮ ውጭ ልንሆን አንችልም። እንዴ ተፈጥሮ የተሰጠ በተፈጥሮ የተሰጠንን ነገር አይደል እንዴ እያንዳንዱን ነገር እኮ ነው ትንሽ ልናስብ፣ ትንሽ ልንመረምር እንችላለን እንጂ ከተፈጥሮም የትም ዘነፍ ማለት ስለማንችል፣ በተፈጥሮ ውስጥ መራመድ ትወዳለህ? አዎ እወዳለሁ። እንዴ ማንም ሰው በዛ ነው

የሸክላ እቃዎችን ትጠቀማለህ? አዎ እጠቀማለሁ። የሚገርማቸው ግን አሁን ላይ የምትጠቀመው አንድ ነገር ብቻ ነው እሷ ምንድን ነች መሰላችሁ? የጀበና ቡና የምጠቀምባት የው ጀበና አለች። ከዛ ውጪ አሁን በቃ ይገርማችኋል ይሄ በቃ በጎማ ጎማና ብረት ብቻ ነው የምንጠቀም። ይሄ ደግሞ ያው ፈረንጆቹ እኛ ጋር ጫና ለምፍጠር ያመጡት ነገር ነው የነሱን ነገር የኛን ነገር እንዳንጠቀም የነሱን ነገር እንድንጠቀም

የቪዲዮ ጥሪ ታደርጋለህ የቪዲዮ ጥሪ ይገርማችኋል እኔ ብዙም አላደርግም ለምን መሰላችሁ? እኔ ኖርማል ቪዲዮ መጠቀም ይሄ እንደዚህ እንደውም ጆሮዬን ነው የሚያመኝ። አሁን ወንድሞቼ በጣም እንደዚህ አይነት ነገር ይወዳሉ ግን እኔ ባይጠቀሙ ደስ ይለኛል። ቪዲዮ ጥሪ ከምጠቀም እኔ ኖርማል መጠሪያ ነው የምጠቀመው እንጂ ቪዲዮ መጠቀም አይመቸኝም። አንደኛ ባትሪ ስልክ ያበላሻል ምናምን። ከብዙ እይታ ስለማየው ነው መሰለኝ። የቪዲዮ ጥሪ ብዙም አልጠቀምም።

በመሬት ላይ መቀመጥ ታመቻቸህ አይ በመሬት ላይ መቀመጥ ያው በርግጥ የመሬቱ ወሳኝነት አለው። እኔ በጣም የአዋራ ምናምን ጽዮፍ ነኝ አይመቸኝም ጭቃም እንደዚሁ ግን መሬቱ ሳር ለበስ ከሆነ ሳር ላይ መቀመጥ በጣም ደስ ይለኛል ብዙ ደቂቃ እቀመጣለሁ። ብዙ ደቂቃ ተቀምጦ እዛ መጫወት በጣም ደስ ይለኛል ማንኛውም ሰው ደስ ይለዋል።

ቤትህን ምን ያህል ጊዜ ታጸዳለህ? አይ አሁን ሰንፌያለሁ እንጂ ድሮ የሚገርማችሁ በቀን ያው ሁለቴ ሁሉ አጸዳ ነበር አሁን ግን በሳምንት አንድ ቀን ራሱ እያጸዳሁ ነው። ብላችሁ ነው እንደውም እንደዚህ የቆሻሻ የወደቀ ቆሻሻ የተደፋ ውሃ ምናምን እንደዚህ እሱን ለማዳረቅ ያው መወልወያ እጠቀማለሁኝ አንዳንዴ እንጂ እንደው በሳምንት አንዴ ራሱ ላልወለውል እችላለሁኝ በጣም ይገርማችኋል።

ስነ ጥበብ ትወዳለህ ስነ ጥበብ በጣም እወዳለሁ ይገርማችኋል ልጅ እያለሁት ስነ ጥበብ የሚባል ትምህርት ራሱ ነበረ እና በጣም ደስ ነበር የሚለን ግን በመሃል ያው ደርግ ወደቀና ኢሀዲጋ ሲገባ ኢሀዲግ ያው የደርግን የሚከተለውን የትምህርት ፖሊሲ ጣልኩ ብሎ ስነ ጥበብ ሙዚቃ ምናምን የሚባሉትን ነገሮች አበላሽቷቸው ነበር። እና እኔ ግን በጣም ነው የምወደው የሚገርማችሁ በትርፍ ጊዜ ራሱ ስዕልና ሙዚቃ ስነ ምናምን ቅርፃ ቅርጽ በጣም ነው የምወደው

በአካባቢው ድልድይ አለ? አዎ አለ የጨሞጋ ድልድይ የዚህ ደብረ ማርቆስ ላይ በጣም ይገርማችኋል። በጣም የሚገርም ድልድይ ነው ያለ። እንዲሁ ወደ ባህር ዳር መውጫ ደግሞ እዚህ ጋር የተመሰላችሁ? ጉተራ የሚባለውን ታውቁት የለም? የዚህ መምህራን ኮሌጅ አካባቢ ምሳሌ ሌላ ድልድይ አለ። እና በአከባቢዎ ድንድይ አለ? የሚለው አዎ ድልድይ አለ። እና ድልድዩ ደግሞ ያው አንዳንዴ ፍሎውስ መኪና ሲበዛ ትንሽ ሲጨናነቅ እዛ ጋር ትራፊክ ጃም ይፈጠራል፣ እንጂ ድርድይ አዎ አለ። እና ሁሉም ሰው ያውቀዋል። እኔም አውቃለሁ።

ዋይፋይ ትጠቀማለህ ዋይፋይ ይገርማችኋል እኔ ዳታ ነው የምጠቀመው ዋይፋይ እኮ የሚገርማችሁ ቢሮ ራሱ ዋይፋይ አለ ግን እኔ ለምዶብኝ ለምን እንደሆነ አላውቅም ዋይፋይ እያለ ሁሉ በዳታ ነው የምጠቀመው። እንደው ለምን እንደሆነ አላውቅም። እንግዲህ እኮ ከኢኮኖሚ አንፃር ዋይፋይ ያው የግብይ ማህበረሰብ የግብዩን የግቢውን በነፃ ይጠቀሙ ከሚል እሳቤ አንዱ ያ ለተቋሙ እድገት ነው። ምናምን ብሎ ስለሚታሰብ ዋይፋይ አለ በየቢሮ ግን እኔ ዋይፋ ብዙም አልጠቀምም።

የትኛውን በዓል ትወዳለህ? የትኛውን በዓል እወዳለሁ መሰላችሁ እኔ በቃ ፋሲካን በጣም ነው የምወደው ፋሲካ ሁሌም ቢሆን ከቤተሰብ ጋር ነው ማሳልፍ። እኔ በጣም ደስ ይለኛል። ገና እንደውም አደባባይ በዓል የመስቀል አረ በስማም ረስቼ ነው። ጥምቀት ደግሞ አለ እንጂ ጥምቀትን በጣም ነው የምወደው። በቃ ሁሌም ጥምቀት በጣም ደስ ይለኛል

ማቅረቢያ ማድረግ ትችላለህ? ማቅረቢያ ማለት የምግብ የውሃ የምን ማቅረቢያ? የልብስ የተለያየ ነገር ማቅረቢያ ስላለ እኔ ያው እችላለሁ ነው መልሱ ለምን መሰላችሁ አሁን ያልኳችሁ የምግብ በሉት የውሃ ማቅረቢያ የተለያዩ ማቅረቢያዎችን ማድረግ ስለምችል እችላለሁ። እና ማንም ሰው ይችላል ብዬ ነው።

የቴክኖሎጂ ችግር ሲያጋጥመህ ምን ታደርጋለህ? የቴክኖሎጂ ችግር ሲያጋጥመኝ ምን አደርጋለሁ መሰላችሁ? ያው ጎግል አደርጋለሁ የተለያዩ ነገሮችን ጓደኛ እጠይቃለሁ ራሴን ለመማር ደግሞ ጎግል አደርጋለሁ። ከዛ ውጪ ግን ከዚህ ውጪ ከሆነብኝ ያው ሰዎችን እጠይቃለሁ። ለምን መሰላችሁ ከሰዎች እኔ የማላውቀውን ሌላ ሰው ያውቀዋል። እኔ የማውቀው ሌላ ሰው የማያውቀውን ደግሞ እኔ ስለማውቅ ከሰው መማር ስለሚቻል እንደዚህ

ዛሬ የአየር ሁኔታው እንዴት ነው? የአየር ሁኔታው ይገርማችኋል የዛሬው በጣም ንፋስ ነበረው። እንደውም እዛ ጤናና ምንድነው? ህክምና ጤና ሳይንስ ኮሌጅ የሚባለው ጋር ሄጄ በስማም ከጓደኛዬ ጋር ንፋሱ እሚለይ እሚገርም ነበረ። ከንፈሬን አሁን አስር እኮ እየመጠጥኩ ነው ያለሁት። እየደረቀብኝ እና የዛሬው ትንሽ ንፋስ ያለው

ግጭት ግጭቶችን ማስተካከል ትችላለህ? አዎ እችላለሁ ለምን እችላለሁ መሰላችሁ። ግጭት የሚፈጠረው ባለመግባባት ስለሆነ ሰዎቹ እንዲግባቡ እኔም ለምሳሌ ከሰው ጋር የምጋጭ ከሆነ መግባባት መጀመሪያ ምንድነው ለግጭት የዳረገኝ ነገር ሌሎችስ ለምን ዳረጋቸው የሚለውን። እኔ በመጀመሪያ እረዳና ሰዎችን አይ ይሄ እኮ ሊያጋጨን አይገባም ለምናምን በሚል ምክንያት ያው ችግሮች ማስተካከል

የምትመኘው የእረፍት ጊዜ ምንድነው? የምመኘው እረፍት ጊዜ ምን መሰላችሁ? አሁን የምወዳት ልጅ አለች። ከእሷ ጋር ጊዜም ባሳልፍ ደስ ይለኛል። በተለይ ደግሞ ጥንቀትም በጎንደር ባሳልፍ የእሷን ፍላጎት ስደር ነበር በጣም ነበር ደስ የሚለኝ። አቤት፣ አቤት እንዴት እንደምወደው፣ እንዴት፣ እንዴት እንደምወደው በዛ ባሳልፍ። ያው ፍቅር ስለሆነ ነው እንግዲህ ምን ይደረጋል። እና የምወደው የእረፍት ጊዜ ምንድነው ለሚለው ያው ለበዓላትም ቤተሰብ ጋር ለማሳለፍ፣ እረፍት ጊዜ በጣም ደስ ይለኛል።

አቧራ ችግር ይፈጥርብሃል። አዎ አቧራማ የመተንፈሻ አካል የተለያየ ቦታ ላይ በጣም ነው ችግር የሚፈጥረው። ኢቭን አይን አይኔ ራሱን ያቧራ በጣም እንትን ካለኝ አይኔ በጣም ነው የሚቀላው። አባራ በጣም ነው ችግር የሚፈጥርብኝ። እና ማንም ሰው አዋራን ያው ችግር አይፈጥርም ብሎ መረዳት የለበትም። በጣም ነው ችግር የሚፈጥረው በጣም በሰው መጠንቀቅ አለበት። አባራን መራቅ አለበት። ጥሩ አይደለም አያስፈልግም። ስለዚህ አቧራን በጣም ችግር ይፈጥርብሃል። ለምትሉት ነገር አቧራ በጣም ነው ችግር የሰጠው መተንፈሻ ጋር ጉንፋን ምናምን እንደዚህ ብዙ ነገሮችን ያመጣል

በመስኮት ጎን መቀመጥ ትወዳለህ አዎ እወዳለሁ ለምን እወዳለሁ መሰላችሁ እንደው መስኮት ጎን ላይ እንደው የሚገባው አየር ምናምን የሆነ እንትን ምንድነው? የሚባለው ይሄ አየር ሲገባ ሲወጣ ያለው ነገር እ የአየር በቃ እንቅስቃሴው ምኑም ምኑም ስላለ እኔ እዛ ጋር መቀመጥ በጣም ነው ደስ የሚለኝ። ያው እ በጣም እወዳለሁ እ እ በቃ ይሄንን እወ

አዲስ ቴክኖሎጂ መማር ትወዳለህ? አዎ እንዴ አዲስ ቴክኖሎጂ መማር በጣም ነው የምወድ። ለምን መሰላቸው ራስን አብዴት ታደርጋለህ ብዙ ነገር ታውቃለህ። አዲስ ቴክኖሎጂማ በጣም ጥሩ ነው። ለማንኛውም ሰው አውቀው መተው እኮ በጣም ደስ ይላል። እንዴ ቴክኖሎጂው እንኳን ያን ያክል ማያስፈልገን ቢሆን አዲስ ቴክኖሎጂን ተምሮ አውቆ መተው። ምንም ምንም በጣም በጣም በጣም ጥሩ ነው

አስተያየት መቀበል ትወዳለህ? አስተያየት መቀበል በጣም ነው ደስ የሚለኝ። ለምን መሰላችሁ አስተያየት የምትቀበሉት ያው አውንታዊም አሉታዊም አስተያያት አለ። አውንታዊ አስተያያት ያለህን ይዜ ቀጥል ነው። አሉታዊ ደግሞ ይሄ ችግር አለብህ ይሄን ለምን አታስተካክልም አይነት ነገር ስለሆነ አስተያየት መቀበል በጣም ደስ ይለኛል። ለምን ያለብኝን ችግር ሊሚቴሽን ለመሙላት ስለምፈልግ

ላፕቶፕ አለህ ላፕቶፕ አለኝ ይገርማችኋል ደል። ኮሪያ ፋይፍ ኮምፒውተር አለኝ ያው ላፕቶፕ ሚባለው ነው። እና እሱን በጣም ነው ምትጠቀመው አሁን ላይ ያው ስማርት ስልክ ስለመጣ ስልክ ላይ ስለምጠቀም ነው። ብዙ ጊዜየን ስልክ ላይ ነው ማጠፋው። እንጂ እኔ ላፕቶፕ አለኝ። ማንኛውም ሰው ያው ላፕቶፕ ብዙም አይኖረውም በተለይ ዩኒቨርሲቲ እና ትልልቅ ተቋም ላይ ሚሰራ ትልልቅ ቢሮ ላይ ሚሰራ ሰው ካልሆነ በስተቀር ላፍቶፕ አለህ ስትሉት ያው አለኝ ለማለት ብዙ ሰው ይከብደዋል። እኔ እንኳን ላፕቶፕ አለህ? አዎ አለኝ

በስራ ቦታ ጓደኛ አለህ? አዎ ጓደኛ አለኝ መልካሙ ይባላል የቢሮ ባልደረቢያዬ ነው እንደው በጣም ጥሩ ልጅ ነው ክፋት የለውም ምናምን ያን ያህል ስለምወድለት የስራ ጓደኛዬ እሱ ነው። ከዛ ውጪ ግን ያው የተቋሙ ውስጥ ያሉ ጓደኛ የምላቸው ደግሞ በጣም እነሱ እንደ ቤተሰብ የማያቸው ጠዋት ማታ አብረውኝ የሚንቀሳቀሱ ደግሞ። ይበልጣል በላቸውና ባዘዘው አእምሮ የሚባሉ ጓደኞች አሉ

እሳት ለማንደድ ምን ትጠቀማለህ እሳት ለማንደድ ምን ትጠቀማለህ? ያው ምን እጠቀማለሁ መሰላችሁ ያው ገለባ ጋዝ ምናምን ነገሮችን እሳትን ለማንደድ እጠቀምበታለሁኝ። ግን ከዛ በኋላ ለምን የተለያዩ እንትን እገዛለኋ? እነዚህ ምንድነው የሚባሉ ቅጠሎች? የዛፍ ቁራጮች ብዙ ብዙ ነገሮች ላስቲኮችን ሁሉ አነዳለሁ

የስራ ምግባር ታከብራለህ? እንዴ በጣም ነው ማከብረው የስራ ምግባርማ እንዴት አከብራለሁ መሰላችሁ። ስራ መስራት በስራ ቦታ ላይ መዘል በተለያየ መንገድ ላይ ያለው መግባር እንዲህ በጣም ግዴታ እኮ ነው ይሄ እኮ ባይ ዘ ዌይ። ግዴታ መሆን ያለበት ነው። እንጂ ሰዎች በፍላጎት ብቻ ማድረግ ያለባቸው አንደኛ የተቀመጡበት አላማ እኮ ለዛ ፐርፐዝ ተብሎ አይደል እንዴ ሚቀመጡ። የስራ ምግባርማ ታከብራለህ ሚለው በጣም በጣም ማክበር አለብን እኔ አክብራለሁኝ ማንም ሰው ያከብራል እና ግዴታም ነው።

ሃይማኖታዊ ግብር ታከብራለህ? አዎ እኔ ሃይማኖቴን በጣም ጠንቅቄ ነው ማከበር ለምሳሌ እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። እና በማንኛውም ሰዓት እኔ በተለይ በባዕል ወቅት በጣም ከባድ ባእል ነው ብዬ ሳስብ በጣም ብዙ ከባባድ ስራዎችን ልብስ ማጠብ እንደዚህ አይነት ምናምን ነገሮች አሉ አይደል? ስራዎችን መስራት አልፈልግም። እና ሃይማኖታዊ ግብር ታከብራለህ የሚለው አዎ በስራት አከብራለሁ። ማንም ሰው እንዲያከብር

"ኢንተርኔት አለህ?" አዎ ኢንተርኔት አለኝ። ይገርማችኋል እኔ በየወሩ ዳታ እገዛለሁ። የምገዛው ደግሞ የሶስት መቶ ዘጠና ዘጠኝ ብር አምስት ጂቢ እና ቮይስ እንዲሁ የአንድ ሺህ ድምጽ ያለው ሁሌም እገዛለሁ እና የድምጽ የኢንተርኔት "ኢንተርኔት አለህ የሚለው?" አዎ አለኝ።

የስራ ቦታ ደህንነት እንዴት ነው? የስራ ቦታ በጣም ደህንነቱ የተጠበቀ በጥበቃዎች እንደዚሁ የሚጠበቅና ቢሯችን ራሱ ሁሌም ጠዋት ላይ ስንገባና ምሳ ሰዓት እንዲሁም ማታ ላይ በጥበቃዎቹ ተጠብቆ ቁልፉ ተቆልፎ ማንኛውም ሴኪይወርድ የሆነ ቦታ ነው። እና እኔም አሁን ስራ ቦታ ላይ ስለ ደህንነቴ አንድም ቀን አስቤ አላውቅም

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ምን ያህል ጊዜ እሄዳለሁ መሰላችሁ። ይገርማችኋል አሁን ወደ መናፍሻ ከሄድኩ። እንደው አስታውሳለሁ ብላችሁ ነው በጣም እዚህ ደብረ ማርቆስ የሚባል ቦታ ላይ መናፈሻ ስለሌለ። የሄድኩበትን ጊዜ ራሱ አላስታውስም። በተለይ ግን ባህር ዳር ስሄድ ያው መናፈሻ ሰንበት ላይ እሁድ እሁድ ሁሌም እሄዳለሁኝ

የትውልድ ከተማህ የትነው? የትውልድ ከተማዬ የት መሰላችሁ? በምእራብ ጎጃም ዞን በቡሬ ወረዳ። በአጉና ቀበሌ። የተወለድሁ ሲሆን ያው ምዕራብ ጎጃም ዞን ማለት ታውቃላችሁ አማራ ክልል ውስጥ የሚገኝ አንድ ትልቅ ዞን ነው። በዚህም ውስጥ የምእራብ ጎጃም ዞን ላይ ቡሬ ወረዳ

ሌሎችን ማበረታታት ትችላለህ? ሌሎችን አው በጣም ነው ማበረታታ በተለያየ ነገር ለምሳሌ በስራቸው በትምህርታቸው በተለያየ ነገር ደከም ያሉ ሰዎችን ማበረታታት በጣም ደስ ይለኛል። ስለዚህ ሌሎችም ማበረታታት ትችላለህ? ሚለው አዎ በደንብ እችላለሁ። ለምን መሰላችሁ ሰው ወደኋላ መቅረት የለበትም በተለያየ ምክንያት ብዬ ስለማስብ ነው

የምትወዱት ምግብ ምንድነው? የምወደው ምግብ ይገርማችኋል እኔ በጣም ሽሮ በጣም ፋቦራይት ምግብ። ሽሮዬን በጣም ነው እምወዳት ይገርማችኋል። ሁሌም አልሰለች ሁሌ ምግብ ደርቼ ሽሮ መብላት በጣም ደስ ይለኛል። ሰምታይምስ አንዳንዴ ክትፎ ክትፎ ባለፈውም እንዳልኳችሁ ያው ክትፎ ትንሽ እወዳለሁ ከስጋ አይነት ግን። ሽሮዬን በጣም ነው

ቅርጫት አለህ? አዎ ቅርጫት አለኝ። ለምሳሌ እኔ ቢሮ ውስጥ ያው የቆሻሻ ማጠራቀሚያ ቅርጫት ወይንም ምንድነው የሚባለው እሱ ነገር አለኝ እና ማንም ሰው ያው ቅርጫት ቢኖረው ቢሮ ውስጥ ጥሩ ነው። ለምን እንደረ ቆሻሻዎችን በዛ አደርጋለሁ፣ የውሃ ሃይላንዶችን ምናምን ከዛ ጽዳት በሚያስፈልግ ሰዓት ጽዳት ይሄን

መስኮትን ክፍት ተዋለህ አይ መስኮትን ክፍት መተው ብዙ አያስደስተኝም በእርግጥ ያው ቬንትሌት ማድረግ ጥሩ ነው። ነገር ግን መስኮትን የክፍት ማድረግ ብዙ ጊዜ አይመቸኝም። ለምን ነው ታውቃላችሁ? መስኮት ክፍት ስታደርጉ። ያው ብዙ ነገር ችግር አለ ሌባ ሊገባ ይችላል የተለያየ ነገሮች ሊያስቸግር ስለሚችል አያስፈልግም

ለበጎ አድራጎት ሰርተህ ታውቃለህ? ለበጎ አድራጎት ሰርተህ ታውቃለህ የሚለው አዎ እንዴ በጣም ለምሳሌ በጎ አድራጎት ምንድነው መሰላችሁ? ብዙ ሰዎች መርዳት ደካማዎች እንደዚህ አካል ጉዳተኛ የተለያዩ ነገሮችን በብዙ ጊዜ አግዛለሁ። ለበጎ አድራጎት ሰርተህ ታቃለህ? የሚለው አዎ እንዴ በጣም ይህንን መስራት እኮ ለማንም ሰው በጣም በጣም ደስታ የሚሰጥ ነው።

የምትወደው ሽታ ምንድነው? የምወደው ሽታ ምን መሰላችሁ እኔ በጣም በጣም በጣም በጣም ምን እወዳለሁ መቼም ሮዝ ሮዝ። ይቺ ምንድነው ሮዝ ታውቃላችሁ አይደለም ይቺ ምንድነው ነበር። ሮዝ ሮዝ ምን ሁሉም ሰው ያውቃል መቼም ይሄንን አስረዳኝ ብላችሁ እንትን አትሉም። ሮዝ በጣም ደስ ይለኛል እኔ በጣም ነው የምወደው የሮዝ

ምን የቤት እቃዎችን ትጠቀማለህ? እኔ ምን አላችኝ መሰለህ? ቤታችን ቤቴ ምን አለኝ መሰላችሁ ቡፌ አለ ቁምን ሳጥን አለኝ ሶፋ አለኝ። ቲቪ ስታንድ አለኝ፣ ቲቪ የምግብ ጠረጴዛ አለኝ ብዙ ነገር አሉኝ። እነ ቁርስወች አሉኝ የተለያየ እቃ እጠቀማለሁ።

ዜናውን ከየት ታገኛለህ? ዜና ከየት አገኛለሁ? መሰላችሁ ከኢቢሲ ከፋና ከ አባይ ቴሌቪዥን ከቴሌግራም አሻም ቲቪ ከተለያየ ቦታ ዜና እኔ አገኛለሁ። ዜና ማግኘት አሁን ይሄ ግሎባል ቴክኖሎጂው ስላለ እኔ በተለያየ መንገድ ዜና ማግኘት ከፌስቡክ ራሱ በጣም እኔ ብዙ መረጃዎቻችን አገኝ